ሰላም ጤና ይስጥልኝ ጥላ ወይስ ፀሀይ ትመርጣለህ ነው የሚለው ጥያቄው? እኔ ፀሀይ ነው የምመርጠው ምክንያቱም ፀሀይ ደስ ትላለች ፀሀይ በጣም ነው ደስ የምትለው ለእጽዋት እድገት። ልብስ አጥበን ለማስጣት የተለያዩ ለምሳሌ መድረቅ ያለባቸውን ነገሮች ፀሀይ ላይ ነው የምናሰጣው። ጥላ ላይ በሚደረጉ ሰዓት አይደርቁም እንደገና። እጽዋት ራሱ ጥላ ስር ከሆኑ የማደግ እድላቸው በጣም ጠባብ ስለሚሆን። እኔ ፀሀይን መርጫለሁ ማለት ነው።

ሰላም ጤና ያስጥልኝ እንዴት ናችሁ። ድንጋይ ስብስብ ታደርጋለህ ይላል ጥያቄው? አዎ ድንጋይ ስብስብ አደርጋለሁ ምክንያቱም መንገድ ላይ ከሆነ ለምሳሌ መንገድ ክልል መንገድ ላይ ከተዘረገፈ መንገድ ሊያጨናንቅ ይችላል መንገድ ሊያጠብ ይችላል። እንደገና ድንጋይ ስሰበሰበ ለተለያዩ ግንባተዎች ሊጠቅም ይችላል። የሰው እግር ደግሞ እንዳይመታ እንቅፋት እንዳይሆንም ከመንገድ ላይ መሰብሰብ አለበት። እኔ ከልጅነቴም ጀምሮ ድንጋይ መሰብሰብ እወዳለሁ ማለት ነው። በዛ ስል ድንጋይ መሰብሰብ ደስ ይለኛል ስብስብ አደርጋለሁ። አመሰግናለሁ